የ ጎረቤቶችህን ድምጽ ትሰማለህ ይሰማል። ጎረቤት ማለት በትንሽ አቅራቢያ አብሮ የሚኖር ሀዘን ደስታ ሲኖር የሚገናኝ እ በደስታው ጊዜ የሚዋዋል በሀዘኑ የሚወያይ ጎረቤት በቃ ሁሉም ነገር ማለት ነው። ልክ እንደ ቤተሰብ እ የደም ትስስር እንዳላቸው በደስታው በሀዘን ጊዜ የሚያስተዛዝን ማለት ነው። እና ጎረቤቶቼ ድምፃቸውን ትሰማለህ ወይ አንዳንድ ነገር ሲወያዩ አንዳንድ ነገር ሲያወሩ ቅርብ ከመሆናችን አንፃር ይሰማል። ምክንያቱም ጎረቤት የምንለው እዛ በአንድ አጥር አካባቢ የሚገኝ ሊሆን ይችላል። በጣም የራቀ ሊሆን ይችላል እኛ ጎረቤት የምንለው በአንድ አጥር በአንድ እ ክልል አጥር ዙሪያ የሚገኝ ነው። ቡና ስትጠጣ እ በዓላት አውዳመቶች በሚሆንበት ጊዜ የተለያዩ እ እ ንግስ በዓላት በሚሆንበት ጊዜ አብረህ ቡና ምሳ በምትበላበት ጊዜ በቃ ይሰማል ማለት ነው። ምክንያቱም ቅርብ ከመሆኑ አንፃር ማለት ነው። እና ልልህ የፈለኩት ጎረቤት ድምጽ ይሰማል። ሲጫወቱ ሲስቁ ቅርብ ከመሆኑም አንፃር በደንብ ከመግባባትም አንፃር ንሳት በደምብ ጮኅው ስለሚያወሩ ያው ሚስጥር ስለሌለ ይሰማል ማለት ነው። እና ጎረቤት የሚባለው በቃ ቅርብ ስለሆነ ያን ያክል እሩቅ ስለማይባል በዚህ በዚህ ምክንያት እ ይሰማል እንደ እኛ አካባቢ ማለት ነው። ምክንያቱም ቅርብ ናቸው ያን ያህል አንድ አምስት ሜትር ምናምን እኮ ለራሱ ላይርቁ እኮ ይችላሉ እዛው የተጠጋጋ ቤት ስለሆነ የሚያወሩትን አንዳንድ ነገርም የሚሉትም ይሰማል ማለት ነው።

ወደ ሱቅ ከመሄድ በፊት ዝር ዝር ነገር ትጽፋለህ ወይ ይሄ በጣም አስፈላጊ ነው። ካልታሰበ ወጪ ለመዳን ይሄ ነገር ለኔ ይበቃኛል ወይ? ምን ምንድነው መግዛት ያለብኝ? አንድ ጤነኛ ሰው የሚባለው ወደ ገበያ ወደሚገዛበት ቦታ ከመሄዱ በፊት ነገሮችን ማሰብ አለበት። ምንድነው የምገዛው? በምን ያህል ነው የምገዛው ስንት ነው የምገዛው? ምን ምን ነገሮችን ነው ምገዛው የሚሉትን ጥያቄዎች በሀሳብ ማመንጨት አለብት። ስንት ይፈጃል እያንዳንዱ ነገር አስበን ሂሳብ አውጥተን ሂሳብ አድርገን ነው መሄድ ያለብን ምክንያቱም ሊያጥረንም ይችላል። ብዙ ይዘንም ከመጠን በላይ ይዘን ደግሞ ላልሆነ ወጪ ልንዳረግ እንችላለን ያላሰብነው ገዝተን ልንመጣ እንችላለን። ይሄ ነገር አላስፈላጊ ነገሮች ለማስወገድ ለ ወይም ለማስቀረት ስንል ቅድሚያ ነገሮችን ማሰብ አለብን። ምንድነው የምንገዛው ብለን ራሳችን መጠየቅ አለብን። እንደውም ከቻልን በዝርዝር ይዤ እሄዳለሁ እንዳይጠፋኝ። ከዛ ሰው መሃል ስሆን ልጠፋኝ ምናምን ይችላል ያሰብኩት ትቼ ያላሰብኩት ልገዛ እችላለሁ። እና በዚህን ጊዜ የአንዳንዱን ሊስት እጽፍና በዝርዝር ማለቴ ነው። ምንድነው አንድ ነገር ይሄ ይሄን በዚ ዋጋ ገዝቼ መምጣት አለብኝ ብዬ አስቤ እሄድና ጨምሮም ከሆነ ትንሽ አተራርፌ ከዚኛው ከዚኛው ሁሉም ላይ ከ ብር ወይም ላይጨምር ይችላል አንደኛው ጨምሮ አንደኛው ሊቀንስ ይችላል። እና ከዚህኛው ከዚህኛው አመዛዝኜ ተወሰነውን ነገ ከዚህም ከዚም አቀማምሜ ብሩን አቀናንሼ አመጣጥቼ ሁሉንም እኩል አድርጌ ተመጣጣኝ አድርጌ ገዝቼ እመጣለሁ ማለት ነው። ይሄ ካልሆነ ግን መጀመሪያ አስበን ካልሄድን በቃ ሁሉም ነገር ተበላ ማለት ነው። ምክንያቱም ለአንድ ብቻ አሸክመን ጭራሽ እንገዛ ያሰብነውን ትተን ያላሰብነውን ገዝተን መጥተን ሌላ ችግር ውስጥ እንገባ እንችላለን ማለት ነው። እና ወደ ሆነ ነገር ከመሄድ ወደ ሱቅ ከመሄድ በፊት ምን ምን እገዛለሁ ብዬ። ዝርዝር ጽፌ እይዛለሁ ማለት ነው።

ደሞዝ በየትኛው ቀን ታገኛለህ? ደሞዝ እንደኛ የምንቀበለው የሚከፈለን በወር መጨረሻ ነው። ለመንግስት ሰራተኛ እንደው ኢትዮጵያ ላይ ደሞዝ አካፋፈል መሰረት በወር ነው የሚከፈለው። እና አንዳንድ ነገሮች ሊከፈሉ ይችላል ወይ ስልጠና ምናምን ሲሰጥ ስለሆነ ክፍያ ሊሰጥ ይችላል። ይሄ ግን እንደደሞዝ አይደለም። በተጨማሪ የለም። ገንዘብ ነው እንጂ ትክክለኛ ደሞዝ እቋሚ ንብረት ክፍያ አይደለም። እና የቺኳሚ ደሞዛችን የምትከፍለው በየወሩ ማለት ነው። በሰላሳ ሰላሳ ይከፈላል። እና ብዙም ጊዜ ቀን ሙሉ ሳይሞላ ሊከፈልም ይችላል። ብዙ ጋር እንትን አምልጦ ከሆነ። እያላወጣህ ከሆነ ለምሳሌ አራት ወር ምናምን ካላወጣህ አንድ ውስብስብ አድርገህ የዛኛውንም አውርለ ልታወጣ ትችላለህ። ቀጣይ እና ብዙን ጊዜ የሚሰጠው ግን በየወሩ። በአራት ሳምንቱ መጨረሻ ቀን በየሰላሳ ቀኑ በየሰላሳ ቀኑ። ምን ይደረጋል? ወጭ ይደረጋል ወይም ደሞዝ አገኛለሁ ማለት ነው በወር መጨረሻ ነው እንደኛ አካባቢ የሚሰጠን የምንቀበለው ማለት ነው

ያ ከ አከባቢዎን ይወዱታል ወይ? በጣም ነው የምወደው በጣም ተወዳጅ ነው። ምክንያቱም አሁን ያለሁበት አንድ ተወዳጅ ከሚባል ከኢትዮጵያ ከተሞች አንዱና ዋነኛው እንደውም ብዙም ታዋቂ ነው ይታወቃል ያለሁበት ባህር ዳር ነው። የተለያየ የቱርስቶች መዳረሻ ቦታ ነው። የጣና ሀይቅ መገኛ ቦታ ነው። የተለያዩ ገዳማትና አድባራት የሚገኙበት ቦታ ነው። የስነ ምህዳሩ አቀማመጥ ድስ ይላል። አባይን ፋፏቴን ጥስ አባይን መገኛ ነው። እና የተለያዩ የቱርስቶች መዳረሻ ከመሆኑ አንፃር በጣም ተወዳጅ እና የቱርስት የቱርስት መሳቢያ የቱሪዝም መሳቢያ ነው። እገምታለሁ እና በዚህ በዚህ ገቦታው በጣም ተወዳጅ ነው እኔም ከልብ እወደዋለሁ ማለት ነው። በዚህ ምክንያት የተለያዩ ነገሮችን ስለማገኝ ለምሳሌ ወደ ገዳማት በምንሄድበት ጊዜ በግቢ ጉባኤም በአንዳንድ ነገር በመርከብ እንሄዳለን። እና በዚህ በምንሄድበትም ጊዜ በጣም ትልቃለሁ ትልቅ መንፈሳዊ እርካታለሁ። እና እነዚህ እነዚህ በሚና ስላሉ ደስ ይለኛል እንደኔ ማለት ነው። ከልቤ ነው የምወደው። እና ሌላም ጥስ አባይ ፋፏቴ ይሄ ይሄም አለ ሌላ ሌላ የማላውቃቸው ብዙ ቅርሶች አሉ። በዚህ በዚህ ቤት ቅርብ ምርጥ ተወዳጅ ነው ብዬ አምናለሁ እንደኔ ማለት ነው።

ቅርጫት አለ ወይ? አዎ ቅርጫት እንግዲህ ለተለያዩ ነገሮች ይውላል። እንጀራ ማስቀመጫ ሊሆን ይችላል። ለተለያዩ ለመቀመጫዎች ሊሆን ይችላል። እም ምንድነው ለምሳሌ ምን ሊሰራበት ይችላል ከቅርጫት ማለት ነው ይሄ ምንድነው የህል ማስቀመጫ ከተለያየ ቅርጫት በምን ይሰራል? እህል ማስቀመጫ ልሰራበት እንደ ጎተራ አይነት የተለያየ ተሸቦ ይሰራል። ቀዝቃዛማ የሆነበት አየር ንብረት እንትን ነው አብዛኛውን ጊዜ ደጋ አካባቢ ነው የሚሰራው። እና በዚህ የሚቀመጥ እህል ቶሎ አይነቅዝም አሪፍ ነው። ብዙ ጊዜ ይቆያል ማለት ነው። ከጎተራ ይልቅ በቅርጫት ሰርተህ ብታስቀምጣው አሪፍ ነው። የመንቀዝ ደግሞም እህሉ የመበላሸት አቅሙም ይቀንሳል ብዬ አስባለሁ እንደ እኔ ማለት ነው።

በስራ ላይ ምን ተግዳሮት አሉ? አንድ ስራ ስሰራ እንግዲህ ብዙ ችግሮች አሉ ብዙ ተግዳሮቶች ያጋጥማሉ። ለምሳሌ ለመውሰድ ያህል ትምርት አሁን ጥናትን ለመስራት ትምርታዊ ጥናትን ለመስራት አሁን የመመረቂያ ጽሁፍ ለመስራት ቴሲስም መረጃ ማሰባሰብ አሁን ለምሳሌ ፕሮፖዛል ትነድፋለህ ጨርሰህም መመረቂያ ጽሁፍ ለማዘጋጀት ደግሞ ማህበረሰቡ እንትን ለማለት በጣም ትቸገራለህ። መረጃ ሰው ላይሰጥ ይችላል ካለው ከሰላማዊ ሁኔታ በጣም አስቸጋሪ ሊሆን ይችላል ሰው በሰው የማይተማመንበት የማይተማመንበት ሰዓት ስለደረሰ በጣም ከባድ ነው። ስለዚህ በቃ ችግር የሆነው እነዚህ እነዚህ ናቸው። ወተህ ሰዎችን መጠየቅ ያለብህን ነገር ጠይቀህ መረጃ የማታገኝበት ነው። እና ሰው በሌላ መልኩ ስለሚሰለህ እንደ ጥፋተኛ ስለሚወነጅል ቅቡ ስራ ላይ እነዚህ እነዚህ ለመረግ በጣም የሚያስቸግር አለው። ከሰላም አንፃር ነው የነበረው ስለምገትን ሰላም ሲመጣ ግን እነዚህ ትግዳሮቶች በስራ ላይ። ላመጡ ይችላሉ ብዬ አስባለሁ። በአሁን ጊዜ በጣም አሰቸጋሪ ናቸው ብዙ ተግዳሮት ናቸው። ወጥተን የሆነ ጥናት እንዳናጠነ እንቅፋት ናቸው ማለት ነው።

"በመስመር ላይ ትማራለህ?" በመስመር ላይ ጉዞ፣ በመስመር ላይ የተለያዩ ነገሮች ስለሚካሄዱ ትምህርት አይካሄድም። ምክንያቱም መስመር ላይ ማለት ትምህርትም ትመራለህ ምንም ልትማር አትችልም አይደለም አንደኛ ሌላ ነገር ሊገጭህ ይችላል መኪና ሊገጭህ ይችላል የተወሰነ ጫጫታ ሊኖር ይችላል መደማመጥ ላይኖር ይችላል። በዚህ በዚህ ምክንያት መንገድ ላይ በጣም አስቸጋሪ ስለሚሆን እንደእኔ በጣም ከባድ ነው ብዬ ነው የማስበው። ስለዚህ እኔ መስመር ላይ ማንኛውም ቢሆን እንደኔ ያየሁት ነገር የለኝም። በመስመር ላይ የተለያዩ እቃዎችን ሊገዛ ይችላል፣ የተለያዩ ነገሮችን ሰዎችን ሊያገኝ ይችላል እንጂ ትምህርት ይኖራል ብዬ እንደኔ አልገምትም ከቦታው ከመስመር ጫፍ ወጣ ያሉ ስለሆነ አብዛኛዎቹ የሚሰጠው ማለት ነው ስለዚህ በዚህ እኔ እኔ የለሁም መማር

ቤተሰብ ምን ያህል ጊዜ ይሰበሰባል ለሚለው? በ ብዙ ነገር ይሰበሰባል በዓላት በሚሆንበት ጊዜ ሰርግ በሚሆንበት ጊዜ ሀዘን በሚሆንበት ጊዜ። ሰው ለመቅበር ሰርግ ሲሆን ደግሞ ሰው ጋር ለመዋዋል ዘመድ ሙሽራን አጂቦ ለመሄድ አጅቦ አጅቦ ለመዋል ሰው ይሰበሰባል ቤተሰብ ይሰበሰባል። እና በምን ያህል ጊዜ ነው? እንደዚህ በአመት ሶስት አራቴ ሊሆን ይችላል። ለምሳሌ የጥምቀት የገና የተለያየ ትልቅ በአዲስ አመት ትንሳኤ ላይ። ሰው እንገናኛለን እገናኛለሁ ምክንያቱም ትልልቅ በዓላት ናቸው እንደ ኢትዮጵያ። የሚል ደግሞ ትልልቅ ወገን ቤተሰብ የሚገናኝበት ስለሆነ። እንደ እኔ ብዙ ጊዜ ነው የምንገናኘው ብዬ ነው እማስበው። ብዙ አለ ብዙ በዓላት አለ። ብዙ ነገሮች አሉ ማለት ነው። እንደ አንድ ማህበረሰብ ግንኙነት ሊኖር ችለው በዚህ በዚህ መንገድ ነው ማለት ነው